እሺ ድምጽ የሚሰማችሁ በአለም ዙሪያ ያላችሁ ለሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የከበረና ጥልቅ የሆነ የሰላምታ ድምፄን እያሰመሁ የተጠየቅኩትን ጥያቄ በንባብ አስደምጥና ለጥያቄው የመልስ ትንታኔ እሰጣለሁ ማለት ነው። ወደ ጥያቄው? ማታ ምን አይነት ድምጽ ትሰማለህ ይላል። እንግዲህ በተለይ ማታ ማታ የምንሰማቸው ድምጾች። ተፈጥሮአዊ የሆኑ ማለትም ማታ እንደሚታወቀው የሰው ልጅ ሰብሰብ ብሎ እቤት ውስጥ እረፍት የሚወስድበት ወይም ደግሞ በእንቅልፍ የሚያሳልፍ ነው። የሰው ልጅ ብዙ ጊዜ በተለይ እንደው በተለየ ሁኔታ ታዳጊ ሀገሮች ላይ ብዙ ጊዜ ቀኑም ሌሊቱም እንደው የስራ ወቅት ነው ይባላል። እንደ ሀገራችን እንደ ኢትዮጵያ ግን ማታ ማለት ሁሉም ሰው ሰብሰብ ብሎ ቤቱ የሚተኛበት ሰዓት በመሆኑ ምንም አይነት ሰው ሰራሽ ድምጽ አይፈጠርም ማለት ይቻላል ማለትም ሙዚቃም የሙዚቃ ድምጽም አይሰማም። እንደዚሁም ደግሞ ግንባታ ኮንስትራክሽን የትኛውም አይነት የቤት ግንባታ ላይ የሚፈጠሩ አይነት ድምፆችም አይሰሙም። ከእነዚህ ይልቅ ማታ ማታ ላይ ሊሰማ የሚችለው ድምጽ ምንድነው? ተፈጥሮአዊ የሆነ ድምጽ ነው ሊሰማ የሚችል ማለት ነው። ማለትም ተፈጥሮአዊ ድምጽ ስንል ለምሳሌ የዝናብ ድምጽ ሊሆን ይችላል። ዝናብ ጣራውን ሲመተው የሚሰማ ድምጽ ወይም ደግሞ እንደዚሁ የዱር እንስሳት ዴሊት ምግባቸውን ፍለጋ በቃ ከቦታ ቦታ ይዞራሉ እንግዲህ ሲርባቸውም ሊሆን ይችላል ይጮሃሉ። ለምሳሌ እንደ ጅብ ሌሎቹም የዱር እንስሳት አይነት እንደ ጃርት አይነት ነገሮች ቀበሮ እነዚህ ሁሉ ምንድን ናቸው? ቀን ተደብቀው ዋሻቸው ውስጥ ተወሽቀው ይውሉና ማታ ነው ምግባቸውን ፍለጋ የሚወጡት። በዚያ ሰዓት ምናልባት እነሱ ሲጮሁ ድምፃቸው ልንሰማ እንችላለን። እንጂ ከዚያ ውጭ ሰው ሰራሽ ወይም ደግሞ በሰው አማካኝነት የሚፈጠሩ ድምጾች ማለት የሰው ጩኸት የሰው ንግግር ወይም ደግሞ እንደዚህ ሙዚቃም ይሁን ወይም ዘፈን የትኛውም አይነት ነገር። በሰው የሚፈጠሩ የትኞቹም አይነት ድምጽ የሚሰሙበት እንደው ፕሮባቢሊቲው በጣም የወረደ ነው ማለት ነው። ለምን ቢባል ማታ ማታ የሰው ልጅ ሁሉም ወደ እረፍት መኝታ ላይ ስለሚሆን ማለት ነው። ስለዚህ ምንም አይነት ሰው ሰራሽ ድምጾች አይሰሙም። ከዚህ በተቃራኒ ግን ተፈጥሮአዊ የሆኑ ድምጾች ለምሳሌ ቅድም እንደገፅኩትኝ ዘናብ ሊሆን ይችላል የነፋስ ሽውታ ሊሆን ይችላል እንደዚሁም ደግሞ የመብረቅ ነጎድጓድም ሊሆን የሰማይ እንጉልጉሎ ማለት ነው። ከዚህም በተለየ ደግሞ ቅድም እንደገለጽኩት የተለያዩ የዱር እንስሳት እንግዲህ ምግባቸውን ፍለጋ ከቦታ ቦታ ይንቀሳቀሳሉ ወይም ደግሞ እርስ በራሳቸው ይጣላሉ ይነካከሳሉ በዚያ ሰዓት ሊፈጠር ድምጽ ሊፈጠር ይችላል። እንደዚሁም ደግሞ ምናልባት አልፎ አልፎ ከብቶች የቤት እንስሳትም ቢሆን ማታ ላይ ምናልባት አንዳንዴ እንደው ከስንት እንዴ ድምጽ ሊያሰሙ ይችላሉ። ምናልባት እነሱን ሊጎዳ የሚችል እንስሳ ሲመጣባቸው ይጮሃሉ የወርዳታ እንግዲህ እነሱን በተሰጣቸው አእምሮ ትንሽ ማሰብ ይችላሉና የሆነ እነሱን አዳጋ ሊያደርስ እነሱ ሊያደጋ ሊያደርስ የሚችል እንስሳ ወይም ማለት የዱር አራዊት ሲመጣባቸው ይጮሃሉ ማለት ነው። ለምሳሌ አሁን ዶሮ የቤት እንስሳ ናት። ዶሮ ለምሳሌ ማታ ላይ ጸጥ ብላ ቦታዋ ነው ቁጭ የምትለው ከዛ በኋላ ምንድነው? ድመት ይሄድና ንክስ በሚያደርገው ሰዓት የዛን ጊዜ እሪ ብላ ልትጮህ ትችላለች። የዛኔ ምንድነው እንዲህ አይነት ድምጽ ልንሰማ እንችላለን? ምክንያቱም እንግዲህ የዱር እንስሳትም እንበል ወይም የትኛውም አይነት እንስሳ ምግቡን ፍለጋ ሌሊት ሊወጣ ይችላል። ስለዚህ ምግቡ ደግሞ ምናልባትም የወደቀ የትኛውም አይነት ቆሻሻ ሊሆን ይችላል ወይም ደግሞ እንግዲህ እንስሳ ሲፈጠሩ በመጀመሪያ ደረጃ አንደኛው ለሌላኛው ምግብ አንደኛው ተመጋቢ ሌላኛው ምግብ ሆኖ የሚያገለግል ነው። ለምሳሌ ጂብ የትኛውንም አይነት ያገኘውን እንስሳ በቃ አጥድፎ በመያዝ ለመግብነት ይጠቀመዋል ማለት ነው። እና በዚህ ሰዓት ለምሳሌ አህያ ልትሆን ትችላለች። አህያ ምናልባት በረቷ ውስጥ ይመጣና በረቱን ዘሎ በመግባት ያቺን አህያ ዘሎ ይሄ ጅብ ሲበላት አህያይቱ ዋው ዋው ብላ ልትጮህ ትችላለች። ማለት ደግሞ እንግዲህ በጠላቷ ጠላት በሚባለው ጅብ በሱ በሱ ስትነከስ እንግዲህ የጌቷ ማለትም ደግሞ የሃያ የሀያዋ ባለቤት ወጥቶ እርዳታ እንዲያደርግላት ወይም እገዛ እንዲያደርግላት የራሷን ድምጽ ሪብላ ድምጽ ታሰማለች ማለት ነው። እና በዚህ አይነት ሁኔታ የተለያዩ ድምጾች ሊፈጠሩ ይችላሉ። እንደ አጠቃላይ እንደዚሁም ደግሞ ለምሳሌ ቅድም ያነሳሁት ምሳሌ ዶሮ አጠባብ ሲሆን በተለይ አስር ሰዓት ሲሆን ከአስር ሰዓት በኋላ በየሰአቱ ማለት ነው። በተለይ አውሮ ዶሮ ኩኩኩ በማለት የራሱን የሆነ ለመንጋት ሰዓቱ እየነቃ እንደሆነ ድምጽ በማሰማት ሊያሳውቅን ይችላል። እና በዚህ ሰዓት የአውራ ዶሮ ድምጽም ልንሰማ እንችላለን ማለት ነው። እንግዲህ የተሰጠኝ ጊዜ እያለቀ ስለሆነ ሰላም ቸር ይግጠመን አመሰግናለሁ

እሺ ድምፄ የሚሰማችሁ በአለም ዙሪያ ያላችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የተከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁኝ። የተጠየኩትን ጥያቄ በንባብ አስደምጥና ለጥያቄው መልስ ትንታኔ የምሰጥ ይሆናል ማለት ነው። ወደ ጥያቄው ጥላ ወይስ ፀሀይ ትመርጣለህ? ይላል። እንግዲህ ለዚህ ጥያቄ። የኔ መልሱ ጥላም አይሆንም ፀሀይም አይሆንም። እንግዲህ ጥላንም ፀሀይንም እመርጣለሁ ያ ማለት ግን ምንድነው እንደ አስፈላጊነቱ ነው ምጠቀማቸው ማለት ነው። ያ ማለት ምንድነው? ለምሳሌ የፀሀይ ሀሩር እጅግ በጣም ከፍተኛ በሚሆንበት ጊዜ ያ ማለት ደግሞ ቀትር ሰዓት ላይ ማለት ነው። ያ ቀትር ሰዓት ምንለው ደግሞ ምንድነው? ፀሀይ ጨረሯን ወደ መሬት የምትለቅበት በቀጥታ አንግል ወይም በዘጠና ዲግሪ አንግል ወደ መሬት በምትለቅበት ጊዜ። እጅግ በጣም ኢንቫይሮመንቱ ወይም አትሞስፌሩ እጅግ በጣም ይሞቃል። ስለዚህ በዚያ ሰዓት ምናልባት ጥላን እፈልጋለሁ ማለት ነው። ለምን? የፀሀይን ሀሩር ወይም ጨረሩን መቋቋም ስለማልችል በዚያ ሰዓት ጥላ እፈልጋለሁ ማለት ነው። እንደዚሁም ደግሞ ለምሳሌ ፀሀይም ጠዋት በመጀመሪያ ደረጃ በምስራቅ በመስኮቷ ብቅ ስትል። ይኸው እንግዲህ ያሳለፍነው ሙሉ አስራ ሁለት ሰዓት ሌሊት ነው። እና ከዛ በኋላ ደግሞ ፀሀይ ሙቀቱ አጅግ በጣም በታናንግል ማለት በሆሪዞንታል አንግል ስለሚመጣ ያን ያህል ሰው ላይ ተጉዳቱ ይልቅ እጅግ በጣም ጥቁም ስለሚበልጥ። ማለትም ለጥንካሬ እንደዚሁም ሰውነታችንን ሞቅ እንዲያደርገን ቅዝቃዜውን ለማስወገድ ለአጥንት ጥንካሬም ስለሚያገለግል። ጠዋት ጠዋት ላይ ደግሞ ፀሀይን እመርጣለሁ ማለት ነው። እና ምንድነው ጥላ ወይስ ፀሀይ ትመርጣለህ? ለሚለው እንደ ሁኔታው እንጂ ፀሀይን እመርጣለሁ ወይም ጥላን እመርጣለሁ የምልበት ምንም አይነት ምክንያት የለም። ከዚህ በተለየ ምንድነው? እንደ ሁኔታው ስል እንደ ጊዜው ለምንድነው? ጊዜው በአንድም በሌላም ሰዓቱ ፀሀይን እንድመርጥ ወይም ደግሞ ጥላን እንድመርጥ የግዴታ ስለሚቆጣጠር ወይም ደግሞ ግዴታ ተጽዕኖ ስለሚፈጥርብኝ ማለት ነው። ስለዚህ ፀሀይን ወይም ደግሞ ጥላን ለመምረጥ ፀሀይ ማነው ጊዜው ዋነኛና አይነተኛ ወሳኝ ሁኔታ ስለሆነ ወሳኝ ሁነት ስለሆነ። ጊዜን መሰረት አድርጌ ጥላን ልመርጥ እችላለሁ። እንዲሁም እንዲሁም ደግሞ ሰአቱን መሰረት አድርጌ ፀሀይን የምመርጥበት ሁኔታ አለ ማለት ነው። ያም ቅድም በገለጽኩት ልክ ይሆናል ማለት ነው። ፀሀይን የምመርጥበት ጊዜን መሰረት አድርጌ ስዕል ጠዋት ላይ ሲሆን ማለት ነው። ጠዋት እስከ አራት ሰዓት ተኩል ባለው በቃ ማንም ሰው ቢሆይ የፀሀይን የፀሀይን ጸጋ ወይም ደግሞ የፀሀይን ሙቀት ማግኘት ይፈልጋል ማንም ሰው ቢሆን ማለት ነው። እንደገና ከአራት ሰዓት ጀምሮ ከአራት ሰዓት ተኩል አካባቢ ጀምሮ እስከ አስር ሰዓት ደግሞ ፀሀይ እጅግ በጣም ጨረሯ በቀጥታ ዲግሪ ወደ መሬት ስለሚመጣ ሀሩሩ እጅግ በጣም ከባድ ነው የፀሀይ ሀሩር በጣም ከባድ ነው ሚሆነው። እንዲሁ ሰውነታችንን በጣም ሊጎዳ ይችላል። አይናችንንም እንደዚሁ ብቻ የተለያየ ተጽዕኖ ያደርስብናል። እና በዚያ ሰዓት እንግዲህ ፀሀይን ከመሞቅ ይልቅ በጥላ የፀሀይን ጨረር ብከላከል የተሻለ ይሆናል ማለት ነው። እንደዚያም ነው። እንግዲህ የቅድም መልስ ስሰጥ ጥላን ወይም ፀሀይን ለመምረጥ አልችልም ነገር ግን። ጥላን ለመምረጥ ወይም ፀሀይን ለመምረጥ ጊዜ አይ ሰዓቱ ውአናና ወሳኝ ሁኔታ ነው። ስላልኩኝ በዚያ መሰረት በዚህ ልክ የውህ ትረዱኛላችሁ ብዬ አስባለሁኝ። ስለዚህ ጊዜው ነው ዋናው። ምን ሰዓት ላይ? ለምሳሌ ሰዓቱ ተወስኖልኝ ቢሆን ኖሮ ጠዋት ላይ ወይም ደግሞ እቁለቀን ቀትር ላይ አሊያም ደግሞ ማታ ምሽት አካባቢ ተብሎ ጥያቄው። በተቻለ መጠን ስፔሲፊክ ቢሆን ኖሮ የዛኔ ፀሀይን ወይም ደግሞ ጥላን እመርጣለሁ ብዬ አንድላቱን እወስን ነበር። ነገር ግን እንደዚህ ዝምብሎ ሰዓቱ ባልተገለጸ ጥያቄ ላይ ግን ጥላን ወይም ፀሀይን እመርጣለሁ አልልም። ለምን? ሰዓቱ እኔን ወስኖ ስለሚይዘኝ ማለት ነው። ስለዚህ አመሰግናለሁ

እሺ ድምፄ የሚሰማቸው በአለም ዙሪያ ያላቸው የሰው ልጆች በሙሉ ሰላም እንዴት አላቸው በማለት የከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁ የተጠየቁትን ጥያቄ በንባብ አስደምጥና ለጥያቄው የመልስ ትንታኔ የምሰጥ ይሆናል ማለት ነው። ወደ ጥያቄው የስራ ቦታ ደህንነት እንዴት ነው ይላል? የስራ ቦታ ደህንነት እንዴት ነው? እንግዲህ በመጀመሪያ ደረጃ እየተጠየኩ ያለው እኔ ነኝና ባለቤቱ ለዚህ አረፍተ ነገር ባለቤቱ እስከሆንኩ ድረስ የስራ ቦታ ሳይሆን የስራ ቦታህ ተብሎ የምትል ፊደል ቦታ ከሚለው ፊት ቃል መጨረሻ ላይ አብራ መጠቀስ አለባት እላለሁኝ። በዚህ አጋጣሚ ጥያቄውን ላስተካክልና መልስ እሰጣለሁኝ። የስራ ቦታህ እንዴት ነው? የስራ ቦታህ ደህንነት እንዴት ነው በሚለው ጥያቄ እንግዲህ በመጀመሪያ ደረጃ እኔ እየሰራሁኝ ያለሁኝ። የፌደራል ተቋም በሆነ ዩኒቨርሲቲ ነው ዩኒቨርሲቲ ውስጥ እንግዲህ የስራ ቦታው ድህንነቱ እጅግ በጣም የተጠበቀ ምንም አይነት ስጋት የሌለበት እና በጣም ሰላማዊ የሆነ ቦታ ነው። ማለትም በተለያዩ የዩኒቨርሲቲው እጥር ግቢ ውስጥ ወይም ደግሞ ገና ከአጥር ዳር ዳር ላይ ማለት ነው። ራሱን የቻለ የደህንነት ሰዎች እና እንዲሁም ከአጥር ግቢ ውስጥ ደግሞ የደህንነት ካሜራዎቹ በጣም በአልፎ አልፎ በተወሰነ ርቀት ላይ ተተክለው ሁሉን ነገር ደህንነትን የሚቆጣጠሩ ልዩ ካሜራዎች ያሉ ስለሆነ። ግቢ ውስጥ እንግዲህ ደህንነታችን እጅግ በጣም የተጠበቀ ነው ማለት እችላለሁ ያ ማለት ምንድነው? ለምሳሌ ማንም ሰው የማንንም ንብረት ሊነካ አይችልም። ለምን? ቁጥጥሩ እጅግ በጣም ጠንካራ ስለሆነ ማለት ነው። ያ ማለት ምንድነው? ለምሳሌ አንደኛ ቅድም እንደገለጽኩት በየበሩ ላይ ጥበቃ አለ። ይሄ ጥበቃ የሚገባውን ይፈትሻል እንደዚሁም ደግሞ ወደ ግቢው የሚገባውን ማንኛውንም አካል ተፈትሾ ነው የሚገባ። ሰውም ይሁን የትኛውም አይነት ተሽከርካሪም ይሁን ደህንነቱ የተረጋገጠ አካል ብቻ ነው ወደ ግቢው የሚገባ ማለት ነው። ከዚያም ስንወጣ ራሱ ማን እንደሆን ምን እቃ ይዘን እንደወጣና ራሱ የተመዝግቦ የተያዘ ፋይል ካልሆነ በስተቀር የትኛውንም አይነት መረጃ ከግቢ ወደ ውጭ ይዘን እንወጣም። በዚህ መልኩ በተለያዩ የዩኒቨርሲቲው እጥር ግቢ ውስጥ ወይም ደግሞ ገና ከአጥር ዳር ዳር ላይ ማለት ነው። ራሱን የቻለ የደህንነት ሰዎች እና እንዲሁም ከአጥር ግቢ ውስጥ ደግሞ በጣም የተለየ ቁጥጥር የሚደረግበት ነው። በማለት ይህንን ምሳሌ በመስጠት ማብራራት እችላለሁ ማለት ነው። ለምሳሌ አሁን በፊት በፊት አንድ ቢሮ ውስጥ የሚሰሩ ሰዎች የተለያየ ኮምፑተር አላቸው። ስለዚህ ያንን ኮምፑተር አንድ ሰው ዝም ብሎ ቁልፉን ከፍቶ ይሰርቅና ማን እንደሰረቀው ሳያሳውቅ ይቀር ነበር ሳይታወቅ ይቀር ነበር። ነገር ግን አሁን ኮምፒውተርም ቢሆን የግሉን ኮምፒውተር ማረጋገጫ የተሰጠበትን ማህተም የተረገጠበትን ከትምህርት ክፍሉና ከአጠቃላይ ንብረት ክፍል ማረጋገጫ የተሰጠለትን ያቺኑ ብቻ ይዞ ይወጣል እንጂ ከዚያ ውጪ ሌላ ምንም አይነት ነገር ይዞ እንደማይወጣ ያው ይታወቃል። በዚህ ምክንያት የግቢያችን ወይም የዩኒቨርሲቲው ደህንነት እንግዲህ በዚህ መልኩ እጅግ በጣም ደህንነቱ የተጠበቀ ወይም ደግሞ በጣም ሲበዛ ሰኪውርድ ነው ማለት እንችላለን ማለት ነው። እንግዲህ ከዚህ አልፎ ትርፎም ደግሞ ምንድነው? ለምሳሌ ቢሮአችን ውስጥ ያሉ እያንዳንዳቸው ለተለያየ አገልግሎት የምንጠቀማቸው የቢሮ እቃዎች ማለት ነው። እነሱ ሁሉ እያንዳንዳቸው ምንድን ናቸው? ኮድ የተሰጣቸው በመሆኑ ያንን እቃ ማንም ሊያነሳው አይችልም ማንም ሊወስደው አይችልም። ኢቭን አንስቶ ቢወስደውም እንኳን የትም እንደማያደርሰው ምክንያቱም ኮዱን ፈልገን ስለምናገኘው በቃ ደህንነቱ ምንም አይነት ስጋት የሌለበት ተቋም ነው። በማለት በዚህ ልክ ስለ ተቋሙ ደህንነት ማለት የቦታ የስራ ቦታ የደህንነት በዚህ ልክ ምስክር መሆን ህያው ምስክር መሆን እችላለሁ እኔ ማለት ነው። ለምሳሌ አሁን እኔ የግል ኮምፒውተር አለኝ እንደዚሁም ደግሞ ተቋሙ የተቀበልኩት ሌላ ኮምፒውተር አለኝ ስለዚህ እንደፈለኩትኝ ስፈልግ የግል ኮምፒውተሬን ሳልፈልግ ደግሞ ተግቢው የተቀበልኩትን ኮምፒውተር ወደ ግቢዬ ይዤ እመጣለሁ። ነገር ግን ይዤ ስመጣ በመጀመሪያ ደረጃ ምን ንብረት ይዤ ወደ ግቢ እንደገባሁ ለጥበቃዎች ያው ማረጋገጫ መስጠት አለብኝ። ከዚያ ተመልሼ ስወጣም ደግሞ በዚያ ማረጋገጫ መሰረት ስሬ ያልነበሩ ተረጋግጦ ይሄ ተረጋገጠ በኋላ ተመልሼ ወደ ቤቴ ንብረቴን ይዤ የምሄድ ይሆናል ማለት ነው። ነገር ግን እንዲህ አይነት ሁኔታዎችን ያላሟላ የትኛውም አካል ቢሆን በዚህ ልክ የራሱ ባለ የባለቤቱ ራሱ ለመሆኑ ማረጋገጫ ከሌለው ይኸው በተቋሙ መሰረት ሊታገትበት ወይም ደግሞ ሊያዝበት ይችላል። ከዛ በኋላ ተከራክሮ ማስረጃ አቅርቦ ነው ይሄ የንብረቱ ባለቤት ለመሆኑ የሚረጋገጥለት ማለት ነው። እንግዲህ ደቂቃ እያለቀብኝ ስለሆነ ሰላም ቸር ይግጠ

እሺ ድምፄ የሚሰማችሁ የሰው ልጆች በሙሉ ሰላም እንዴት አላቸው በማለት የተከበረና ጥልቅ የሆነ የሰላምታ ድምፄን ለሰው ልጅ በሙሉ እያቀረቡኝ የተጠየቁትን ጥያቄ በንባብ አስቀምጥና ለጥያቄው የመልስ ትንታኔ የምሰጥ ይሆናል ማለት ነው። አሁን ወደ ጥያቄው በፍጥነት መተየብ ትችላለህ ይላል? በመጀመሪያ መተየብ ማለት እንደው በተለየ ቃላት አማርኛ ሰንጥቆ ሰውን መተይብ ማለት ነው መናገር መገሰጽም መገሰጽም ሊሆን ይችላል ወይም ደግሞ ማነቃቃትም ሊሆን ይችላል። እና በፍጥነት መተየብ እንግዲህ ተሰጥኦ ላላቸው ሰዎች ነው እንጂ ለማንም ሰው አይቻልም። ትየባ ዝም ብሎ ደርሶ አይመጣልንም ምክንያቱም እንደው ይሄ ታለንትድ የሆኑ ሰዎች ተፈጥሮአዊ በተፈጥሯቸው ራሱ ምንድነው ብቁ ሁነው የሚፈጠሩ አንዳንድ ፍጥረቶች አሉ። ሰው ማለት ነው። እና ለእነሱ ሰዎች እንጂ እኔ ይሄን ያህል ብቃቱ የለኝም። ነገር ግን እንደዚህ አይነት እንደው ትልቅ ተሰጥኦ ያላቸው እንደው ብዙ ሰዎች በህይወቴ አይቼ አውቃለሁኝ። ዝም ብሎ በተረትም ይነገረናል እንደው በተለይ ደግሞ አባ ገብረሃና የሚባል እንግዲህ በአፈ ታሪክ ነው በርግጥ አፈ ታሪክ አይደለም እውነታ ነው መጽሐፍ ሁሉ ተጽፎለት ያለ ትልቅ ሰው ነው። እሱ ነገሮችን ሁሉ በቀላሉ በቃ ይተይብ ነበረ። ነገሮቹ በሚያያቸው ወይም በሚሰማቸው ወይም ደግሞ እንዲሁ በሚፈጸመው ድርጊት እዚያው ቀጥታ ወዲያውኑ መተየብ የሚችል እንደው በሀገራችን ታላቅ ሰው ተብሎ የሚል እንግዲህ እንደ ምሳሌ የሚጠቀሰው እሱ ነው። ለምሳሌ ምን አለ ይባላል መሰላችሁ እኔ አልችልም ብያለሁኝ ግን እኔ ስላልቻልኩኝ የሰዎችን የትየባ ዘዴ መተየብ ማለት ምን ማለት ነው? የሚለውንም አውሮ በዚህ ልክ መረዳት ስለሚያስችል የእሱን ምሳሌዎች እያነሳሁኝ የማብራሪያ መስጠት ስላለብኝ ብዬ ነው። እና የሆነች ልጅ ናትና ልብስ አዲስ ልብስ ይገዛላታል እንደው ሰሳ ያለች ናት። ንፋስ ዝም ብሎ እንደዚህ ግልብ ግልብ የሚያደርጋት ልብስ አይነት ነገር ነው ተገዝቶላት ደስ ይላትና ህፃን ናት። ከዚያችን ልብስ ለብሳ አባ ገብርና አባ ገብረሃና ዘንዳ ትሄድና አባ ትለዋለች አቤት ይሀው የተገዛልኝ ልብስ መርቀኝ ትለዋለች መርቅልኝ ልብሴን ትለየዋለች ትለዋለች። ከዚያ እንደዚያ ልትለው እየሄደች እያለ ፈሷን ለካንቱሽ አድርጋበታለች ፈሷን ቱስ አድርጋበት ኖሯል እና እሷ ያልሰማኝ መስሏት ኖሯል ማለት ነው። እና ከዚያ በኋላ ኦ ይቺ ልብስ መቼ ዛሬ ተገዝቶልሽ ነው? እንግዲህ በቃ ይቺን ልበሽና ሰው ፊት ዘንድ ስትደርሽ ይቺን ብን እያደረግሽ ሂጂ ብሏታል። ቢልው ቢልው ስለምትል ልብሷ ብን እያደረግሽ ሂጂ ብሏት ፈሽን አሁን እሱ እሷ የመረቀ ይመስሏታል ልብስሽን እንግዲህ ከሰው ዘንድ አይችል ለብሰሽ ሰው ዘንድ ስትደርሺ ብን እያደረግሽ ሂጂ ሲላት የመረቃት መስሏታል። ግን ሰውየው ግን ምንድነው? ውስጠ ዘንድ የተናገራት ይቺን ለብሰሽ ሰው ፊት ዘንድ ስትደርሽ እንግዲህ እንደኔ ሁሉ ፈስሽን ፍሽባቸው እያለ እየቀለበ እየቀለ ወይም እየተየባት ነበረ ማለት ነው። እንደዚሁ ደግሞ እንደው ሌላ አንድ ያስቃልም ብቻ ያስገርማልም አንድ ደግሞ እንደው በጣም የሚገርም ትየባ ነው። እሱን አንስቼ እንደው ይሄው ሰዓትም ስላለቀብኝ ያንን አብራርቼ እጨርሳለሁ ማለት ነው። ምንድነው አለ የሚባለው? እንግዲህ በእኛ አካባቢ ምንድነው ብዙ ጊዜ ሴት አዳሪ ሴት ካለች ወንድ ደግሞ ሴት የሚፈልግ ወንድ ማታ ምሽቱን ሰው እንዳያየው ምሽቱን ተጠግቶ ይሄድና አብሮ ያድራል ማለት ነው። እንግዲህ ፈቃደ ስጋውን ሊፈጽም ከዚያች ሴትየው ጋር ማለት ነው። ይሄድና ከዚያች ሴትየው ቤት ይገባና እንግዲህ ፈቃደ ስጋውን ሲጠይቀው እምቢ ብሎታል ቢለው ቢለው ቢለው አልቆምለት ይልና ዝም ብሎ ተኝቶ አድሮ የእሷን ዶሮ ወጥና እንቁላል ሲበላ አድሮ ከዚያ በኋላ ዝም ብሎ ተጋድሟል። ከዚያ ጠዋት ወጥቶ ሲሄድ ይቺ ሴትዮ ደግሞ እንግዲህ ሌሊቱን ሙሉ ተረድተዋለች ምክንያቱም በቃ ይሄ ብልቱ ሞቶበታል ብላ በዚያ ልክ አረጋግጣለች ማለት ነው። ከዚያ ጠዋት ተነስቶ ከቤቱ ወጥቶ ሲሄድ አፍሮ ታየዋለች። ከዚያ አንተየ ብለዋለች አቤት ይላታል? ስታሳዝን ብለዋለች ምነው ብሏታል? ሬሳ ብቻህን ተሸክመህ ስተሄድ ብለዋለች። የዛን ጊዜ ሴትየዋ ምነ ትለ ማነው ሰውየው ምን ቢላት ጥሩ ነው? የምታሳዝኚስ አንቺ ሬሳ በወጣበት ቤት ብቻሽን መቅረትሽ አለ ይባላል። እና ትየባ በዚህ ልክ እንግዲህ በጣም ፈጣን አእምሮ የሚጠይቅና እንደዚሁ ከመቅጽበት ለሚደረጉ ንግግሮች ወይም ክስተቶች ኢሚዲየት በጣም ፈጣን የሆነ የትየባ መልስ መስጠት መቻል ማለት ነው። እና አሁን የዚህ ሰውዬ የሴትየዋ አጠያየቅ የሰውየው የመልስ አሰጣጥ እጅግ በጣም የሚገርም ነው። ምክንያቱም በዚያ ቅጽበት ውስጥ እንዲህ አይነት ጥያቄ ተጠይቆ እንዲህ አይነት መልስ መስጠት መቻል ማለት በጣም ነው የሚገርመው። እንዲህ አይነት እንደው ተሰጥኦ ያላቸው ሰዎች ብቻ ካልሆኑ በስተቀር ማንም ሰው አመት ቢያስብበት ራሱ ሊፈጥር አይችልም። እንግዲህ ሰዓት

እሺ ይህ ድምጽ የሚሰማችሁ በአለም ዙሪያ ላላችሁ ለሰው ልጆች በሙሉ ሰላም እንዴት አላችሁ በማለት ሰላም እግዚአብሔርን ለሁላችሁ በመመኘት። እንዲሁም ደግሞ ለአለማችንም ሰላሟን ፈጣሪ ያ ያ ያጽናልን ይጠብቅልን በማለት። የተጠየኩትን ጥያቄ በንባብ አስደምጥና ለጥያቄው የመልስ ትንታኔ የምሰጥ ይሆናል ማለት ነው። አሁን ወደ ጥያቄው? በመስኮት ጎን መቀመጥ ትወዳለህ ይላል። እንግዲህ በመጀመሪያ ደረጃ መስኮት ማለት ምን ማለት ነው? የሚለውን ስናይ። አንድ ቤት ሲሰራ የራሱ የሆነ ክፍት ክፍት አልፎ አልፎ በተወሰነ ርቀት ላይ። ሲፈለግ የሚዘጋ ሲፈለግ ደሞ የሚከፈት። ክፍት የሆኑ ቦታዎች ፕሮፖዝ ወይም ደሞ ዲዛይን ይደረግላቸዋል ማለት ነው። ያ ማለት ምንድነው? እንግዲህ እነዚያን ነገሮች ምንድነው መስኮት እንላቸዋለን። ያ ማለት ምንድነው? ንጹህ አየር ወደ ቤት እንዲገባ። እቤት ውስጥ ደሞ የታመቀው አየር ደግሞ በቀላሉ በመስኮቱ አድርጎ እንዲወጣ። ስለዚህ ንጹህ አየር እንዲወጣ እንዲገባ ወይም ደግሞ ቤት ውስጥ ያለው የታመቀ አየር ማለት ነው። እሱ እንዲወጣ። ይሄንን ታሳቢ በመ በማድረግ መስኮት ብዙ ጊዜ የተለያዩ ቤቶች ሲሰሩ ፕሮቫይድ ይደረጋል ማለትም ዲዛይን ይደረጋል ማለት ነው። ስለዚህ ዋናው አላማው ምንድነው? የዚያ መስኮት ወይም የዚያ ቀዳዳ የቤቱ ቀዳዳ ክፍል ደግሞ ስንፈልገው የምንዘገው። ሳንፈልገውም እንደዚሁ የምንከፍተው የምንዘጋው አይነት ነገር ስለሆነ አየር እንዲገባና እንዲወጣ። በእኛ ፍቃድ ብቻ የተመሰረተ ይሆናል ማለት ነው። ስለዚህ መስኮት ላይ ምንቀመጠው ምንድነው? ንጹህ አየር ለማግኘት ነው ማለት ነው በዋናነት ምንድነው? ምናልባት ወደ ውጭ ለማየትም ሊሆን ይችላል መስኮት ላይ ተቀምጠን ውጭ ላይ ተቀምጠን ወደ ውጩን ለማየት ምናልባት ፀሀይ ዝናብ። ወይም ደግሞ ምቹ ሁኔታ ላይፈጠር ልንችል ይችላል በዚያ ምክንያት መስኮት ላይ ቁጭ ብለን ወደ ውጭ ዝም ለን ለማየትም ሊሆን ይችላል። ወይም ደግሞ መስኮት ላይ ስንቀመጥ ንጹህ አየር ነው የምናገኘው ምክንያቱም መስኮት ቅድም እንደገለጽኩትኝ። ውጪ ላይ ያለው ንጹህ አየር በቀጥታ ወደ ቤት የሚገባበት ክፍት ቦታ ነው። ስለዚህ መስኮቱን እንከፍትና እዚያ ጋር ቁጭ ስንል ምንድነው ጤናማ የሆነ ንጹህ አየር ነው ሚመጣ ከዛ በኋላ። ስርዓተ ትንፈሳችንም የተስተካከለ ይሆናል ንጹህ አየር ነው ምናገኘው ማለት ነው። እና በመስኮት ጎን መቀመጥ ትወዳለህ? ለሚለው መልሱ አዎ ይሆናል ማለት ነው። ምክንያቱም እንግዲህ ማንም ሰው ቢሆን መስኮት ጎን ላይ መቀመጥ የማይፈልግ አይኖርም ንጹህ አየርን ማግኘት ስለሚፈልግ ማለት ነው። ማንም ሰው ቢሆን። የተበከለ አየር መተንፈስ ወይም ደግሞ የተበከለ አየር አካባቢ ላይ መቀመጥ አይፈልግም ያ ማለት። እቤት ውስጥ የታመቀው አየር ብዙ ጊዜ በቃ ምንድነው ካርቦን ዳየ ኦክሳይድ የበዛበት ሊሆን ይችላል ንጹህ አየር አይሆንም የንጹህ አየር ስንል ኦክስጅን ማለት ነው። ስለዚህ ኦክስጅኑ በተለይ የሁኔታ በቃ የ በኦክስጅን የበለፀገውን አየር ለማየት የግዴታ የት አካባቢ መቀመጥ አለብን። ንጹህ አየር ከ አ ውጭ ወደ ቤት በሚገባበት የመስኮቱ ጎን ላይ ማለት ነው። ስለዚህ እኔም መስኮት ጎን ላይ በመቀመጥ ንጹህ አየር እንዳገኝ ሁኔታዎችን ለማመቻቸት እዚያ ላይ ብዙ ጊዜ እቀመጣለሁ ማለት ነው። በተለይ በተለይ ቀን ፀሀይ ሲሆን እንደዚሁም ደግሞ ማታ ደግሞ ሲጨልም ውጪ ላይ መቀመጥ ስለማይመች በዚህን ሰዓት መስኮት ጎን ላይ እቀመጣለሁ ማለት ነው። ወይም ደግሞ ዝናብ እየጣለ ከሆነ ምናልባትም ውጪ ላይ መቀመጥም ሆነ መቆም ያው ተገቢ ስላልሆነ ወይም ደግሞ ምቾት ስለሌለው እቤቱም ሲቀመጡ ደግሞ ሌላ የተለያየ ጭንቀት ስላለ። ምንድነው? በቃ አካባቢውን እየተመለከቱ ንጹህ አየር እያገኙ እንደዚህ ንጹህ በንጹህ ለመተንፈስ የግዴታ ሰው የትኛውም ቦታ ይመርጣል ማለት ነው። ከመስኮት ጎን ላይ መቀመጥን ይመርጣል ማለት ነው። እና እኔም በዚህ ምክንያት መስኮት ጎን ላይ እቀመጥና በቃ ንጹህ አየር እንዳገኝ አደርጋለሁ የሚል ጠቅለል ያለ መልስ ነው ያለኝ ማለት ነው። እንግዲህ በዚህ እርስ ጉዳይ ላይ ያለኝ አጠቃላይ ትንታኔ ይህንን ይመስላል። ዳግም ደሞ በተለያዩ ርዕሰ ጉዳዮች ማብራሪያ ይዤ እመጣለሁኝ። እንግዲህ እስከሚቀጥሉት በሚቀጥሉት ማብራሪያዎች እስከምንገናኝ ድረስ ሰላም ቸር ይግጠመን። በማለት ከወዲህ እሰናበታለሁ ሰላም ሁኑ። አመሰግናለሁ

እሺ ድምጽ የሚሰማችሁ በአለም ዙሪያ ላላችሁ ለሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁኝ የተጠየኩትን ጥያቄ። በንባብ አስደምጥና ለጥያቄው የመልስ ትንታኔ የምሰጥ ይሆናል ማለት ነው። አሁን ወደ ጥያቄው በመታጠቢያ ቤት ውስጥ ትዘምራለህ ይላል? እንግዲህ በመጀመሪያ ደረጃ እዘምራለሁ ወይም አልዘምርም የሚል መልስ ከመስጠቴ በፊት በመታጠቢያ ቤት ማለት ራሱ ምን ማለት ነው? የሚለውን መተርጎምና ስለመታጠቢያ ቤት አገልግሎት ማወቅ መቻል አለ የተወሰነ ማወቅ ሂንት ማወቅ አለብኝ ማለት ነው። ስለዚህ በዚያ መሰረት ምንድነው? መታጠቢያ ስንል። ማንም ሰው ቢሆን በቃ ለብቻ ለብቻው ሄዶ ሙሉ ሻወር የሚወስድበት ቦታ ስለሆነ ያ ቦታ ደግሞ ደግሞ ምንድነው? መታጠቢያ እንግዲህ ስሙ እንደሚያመለክተው መታጠቢያ ክፍል እንጂ ዝም ብሎ የተለያየ መዝሙር የሚዘመርበት ቦታ አይደለም። ምክንያቱም መዝሙር የሚዘመርበት ራሱን የቻለ ቦታ ስላለው ማለት ነው። እና እንደዚህ አይነት ቦታ ላይ አልዘምርም ለምን? አንደኛ የመዝሙሩንም ክብር ማውረድ ይሆናል ማለት ነው። የመዝሙሩን ክብር ማለት በመዝሙሩ ላይ የተገለጹ ቃል። ለዚያ ለመዝሙሩ ክሬዲት አለመስጠት ስለሆነ። መታጠቢያ ቤት ውስጥ ገብቼ የሚጠበቅብኝ ምንድነው? ሙሉ ሻወሬን በስርዓት ጸጥ ብዬ ሻወሬን ወይም ሻወር ከወሰድኩ በኋላ ንጹህ ልብስ ለብሼ መውጣት እንጂ እዚያ ውስጥ ገብቼ ያልሆነ እንደዚህ አይነት ድርጊት። ወይም ደግሞ እንዲህ አይነት አክሽን የሚወስድበት ቦታ አይደለም ማለት ነው። ስለዚህ መዝሙር የሚዘመረው የት ነው? እንደአስፈላጊነቱ እንግዲህ ምናልባት ባንዲራ ሲወርድ ወይ ሲሰቀል ሊሆን ይችላል። እንግዲህ መዝሙር የምንለውን በሀገራዊ መዝሙር ካየነው እንደዚሁም ደግሞ በመንፈሳዊ መዝሙሮች ከሆኑ ደግሞ መዝሙር የሚለው እንግዲህ ሁለቱንም ስለሚያካትት ነው። መዝሙር የሚለው መንፈሳዊ መዝሙር ወይም ደግሞ ብሄራዊ መዝሙር ተብሎ ስላልተገለጸ በሁለቱም መልስ መስጠት ስላለብኝ ነው። እንደዚሁም መንፈሳዊ መዝሙሮች ከሆኑ ደግሞ ምናልባትም እነዚህ መዝሙሮች ራሳቸውን የቻሉ መድረክ አላቸው የሚቀርቡበት ማለት ነው። ዝም ብሎ መዝሙር ስለ አንድ ሰው መዝሙር ስለሚችል መዝሙር ስላወቀ የትም ቦታ ዝም ብሎ ያንን መዝሙር ዝም ብሎ የሚዘምር የሚጮህ አይደለም ይሄ ህግም አይፈቅድም እምነቱም አይፈቅድልንም። ስለዚህ መዝሙሩን በመጀመሪያ ደረጃ ለማጥናት ከሆነ መዝሙሩን ለማጥናት ራሱን የቻለ ንጹህ ቦታ ላይ ቁጭ ተብሎ በዚያ መልኩ መዝሙሩ ሊጠና ይችላል። ነገር ግን መዝሙሩን ለማቅረብ ከሆነ ደግሞ ራሱን የቻለ መዝሙር የሚቀርብበት ደረጃ ስላለ ወይም ደግሞ ፕሮግራም ስላለ እዚያ ፕሮግራም እዚያ የፕሮግራም ቦታ ላይ ብቻ ነው መዝሙሩ የሚቀርብ ማለት ነው። ምናልባት መዝሙሩን ለመልመድ ከሆነ መታጠቢያ ቤት ሳይሆን ምናልባትም ምኝታ ክፍል ለብቻ ሆኖ ሊሆን ይችላል። ወይም ሳሎን ላይ ሰው ሳይኖር ሊሆን ይችላል። ወይም ደግሞ ውጭ ላይ ዝም ብሎ በረንዳ ላይ የሆነ ዛፍ ስር ጥላ ነገር እዚያች ላይ ቁጭ ብሎ ማጥናት ወይም ደግሞ ለመለማመድ ከሆነ መዘመር እንደዚህ አይነት ቦታ ላይ ይቻላል። እንጂ ለምሳሌ እንደ ሽንት ቤት ሻወር ቤት እንደዚህ እየገቡ እንደው ይሄ የቃል እግዚአብሔር መዝሙርን እንደዛ ማድረግ ክብርን ማሳጣት ስለሆነ ተገቢ አይደለም። በዚህ አጋጣሚ እንደዚህ የሚያደርጉ ሰዎች ካሉም ይሄን አውዲዮ እንደው ምናልባት የሚያዳምጡበት አይነት እድል ካለ ይሄን አዳምጠው ከእንደዚህ አይነት ተግባራቸው እንዲመለሱ እንዲታቀቡ በዚህ አጋጣሚ ጠንከር ያለ መልእክት አዘል አስተያየቴን እሰጣለሁ ማለት ነው። ከዚህ በተጨማሪ ምናልባት ብሄራዊ መዝሙር ከሆነ እንኳን እሱንም ቢሆን ራሱ እንደዚህ አይነት ቦታ ላይ አይዘመርም። እንግዲህ መዝሙርም ብሄራዊ መዝሙርም እንኳን ቢሆን እሱ የሚዘመረው እንደው በዋናነት እንግዲህ ባንዲራ ሲሰቀልና ባንዲራ ሲወርድ ያ ማለት ደግሞ ጠዋት ወደ ስራ ሲገባ ሁለት ሰዓት ላይ እንደዚሁም ደግሞ ማታ ከስራ ሲወጣ ሲወጣ ማለት ነው። ማንም ሰው ከስራ ሲወጣ ወይም ሁሉም ሰው ከስራ ሲወጣ ባንዲራ አውርዶ ይወጣል ማለት ነው። በዚህ ሰዓት በዚህ ሰዓት እና እዚያ ቦታ ላይ ብቻ ባንዲራው ባለበት አካባቢ ላይ ብቻ መዝሙሩ ሊዘመር ይችላል። እንደው በዚህ አጋጣሚ እኔም የኢትዮጵያ ብሄራዊ መዝሙርን በዚህ አጋጣሚ ብዘምር ደስ ይለኛል ምንድነው? ምናልባት እንግዲህ ጎን ላይ ያለ ሰው ድምጽም ሊረብሽ ስለምችል መጠን ባለ መልኩ ሰዓት እያለቀብኝ ስለሆነ እንግዲህ ይቅርታ ትቼዋለሁኝ። እንግዲህ በዚህ ርዕሰ ጉዳይ ላይ የተጠየኩት ጥያቄ እና ተገቢ ነው የምለውን ትንታኔ በዚህ ልክ አቅርቤያለሁኝ። ዳግም በተለያዩ እርሰ ጉዳዮች እየመጣሁኝ እንግዲህ በእነዚያ ርዕሰ ጉዳዮች ላይ ማብራሪያ እሰጣለሁ ማለት ነው። እስከዚያው ድረስ ግን ሰላም ቸር ይግጠመን በማለት ከወዲሁ እሰናበታለሁ ሰላም ሁኑ አመሰግናለሁ።

እሺ ድምጽ የሚሰማቸው በአለም ዙሪያ ያላችው የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁኝ የተጠየኩትን ጥያቄ በንባብ አስደምጥና ለጥያቄው የመልስ ትንታኔ የምሰጥ ይሆናል ማለት ነው። ወደ ጥያቄው ገንዘብ ትቆጥባለህ ይላል? እንግዲህ ገንዘብ ትቆጥባለህ ሳይሆን በመጀመሪያ ደረጃ ጥያቄው መስተካከል ስላለበት ገንዘብ ትቆጥባለህ ነው ተብሎ መጠየቅ ያለበት ማለት ነው። ስለዚህ ጥያቄው ሲስተካከል ገንዘብ ትቆጥባለህ ይሆንና መልሱ በመጀመሪያ ደረጃ እንግዲህ መልሱ አዎ ይሆናል ከዛ በኋላ ለምን ገንዘብ ትቆጥባለህ? እንዴት ገንዘብ ትቆጥባለህ የሚሉና ሌሎችንም የተለያዩ ርዕሰ ጉዳዮችን በዚች አጭር በሆነች ደቂቃ ውስጥ ዋና ዋና የምላቸውን ነጥቦች አብራራና የዚህን ክፍለ ጊዜ ማብራሪያ የሚጨርስ ይሆናል ማለት ነው። አሁን ወደ ማብራሪያው እንግዲህ በመጀመሪያ ደረጃ ነገ የተሻለን ህይወት ለመምራት እንደዚሁም ደግሞ ነገ በህይወታችን ውስጥ የሚመጣውን ነገር ስለማናውቀው ወይም ደግሞ ነገ የተሻለ ራዕያችንን በጣም ስኬታማ ለሆነ ራዕያችንን ለማስፈፀም። እንደዚሁም የተለያዩ ስራዎችን ለመስራት የግድ ገንዘብ ያስፈልጋል እና ገንዘብ ደግሞ ዛሬ ካለን ዛሬ ከምናገኘው ነገር ላይ ትንሽ እየቀነስና ከየወሩ ከወር ገቢያችን በመጠኑ በመጠኑ እየቀነስን መቆጠብ መቻል አለብን ማለት ነው። ቁጠባ ማለት ማስቀመጥ መቻል ማለት ነው። የምናስቀምጠው ደግሞ ለምሳሌ ገንዘብ እንዴት ትቆጥባለህ ገንዘብ የት ትቆጥባለህ አይነት ጥያቄዎችንም እዚሁ በዚህ አጋጣሚ እነሱን ሁሉ እያነሳው አብራራለሁ ማለት ነው። ስለዚህ የተለያዩ የገንዘብ መቆጠቢያ መንገዶች አሉ። ከእነዚህም ውስጥ አንደኛው በራሱ ባንክ ራሱን የቻለ ገንዘብን የሚያዘዋውር ተቋም አለ። ራሱን የቻለ የመንግስት ተቋም በመንግስት ደረጃ የተመሰረቱ ከንግድ ጋር በተያያዙ የንግድ ተቋማት አሉ። ለምሳሌ የኢትዮጵያ ንግድ ባንክ የምንለው። እንደዚሁም ደግሞ የተለያዩ የቅንጅት በቅንጅት ሆነው በጋራ ለዚህ አገልግሎት የተገነቡ ወይም የተመሰረቱ የተለያዩ የገንዘብ ተቋማት አሉ። ለምሳሌ እንደ አውቆተ ጸደይ ባንክ ወይም ደግሞ አማራ ባንክ ኦሮሚያ ባንክ እያለ የተለያዩ ባንኮች አሉ። ጥሩ በእነዚህ ተቋማት አማካኝነት ህጋዊ ተቋማት ናቸው። እንግዲህ ብራችንን በወር ሊሆን ይችላል ወይም ደግሞ በሳምንት ሊሆን ይችላል እንግዲህ እንደ ገቢ መጠናችን ነው የሚለያየው። ገንዘብን እየወሰድን የግል አካውንት ይኖራል በዚያ የግል አካውንት ውስጥ ተቀማጭ እናደርጋለን ማለት ነው። እንግዲህ ይህንን ብር እዚያ ተቀማጭ ስናደርግ የተለያዩ ጠቀሜታዎችን እናገኛለን። ከእነዚህ ጠቀሜታዎች ውስጥ ምንድነው አንደኛው? ወለድ እናገኛለን ከምናስቀምጠው ብር በተጨማሪ በየወሩ እዚህ በመጀመሪያ ባስቀመጥነው ብር ላይ በአሥር ፐርሰንት ሊሆን ይችላል። በአምስት በሰባት ፐርሰንት እንዲሆን ይችላል በአስራ አምስት ፐርሰንት እንዲሆን ይችላል ዞሮ እንደየ ንግድ ባንኩ ልዩነት የተወሰነ የመጨመር እና የመቀነስ ነገር አለ። ዞሮ ዞሮ ግን ሁሉም የንግድ ተቋማት ማለት ነው። የሆነ ፐርሰንት በመጀመሪያ ባስቀመጥነው ገንዘብ መጠን በየወሩ እንደገና ተጨማሪ እያደረጉ ያስቀምጡልናል። ምክንያቱም እኛ ብር እነሱ ተቋም ላይ ስናስቀምጥ ማለት የእነሱን ተቋም እንግዲህ እያመቻቸንላቸው ስራ እየፈጠርንላቸው ስለሆነ ማለት ነው። እና ብዙ አይነት የስራ ድሎችን በዚህ አጋጣሚ እነሱ ብራችንን ይዘው ስለሚሰሩበት ለእኛ ደግሞ የተወሰነ አሥር ፐርሰንት አምስት ፐርሰንት ወለድ ያስቀምጡልናል በየወሩ ማለት ነው። እና ገንዘብን አንድ አሁን እንደገለጹት በተቋማት በመልኩ በዚህ መልክ ልንቆጥብ እንችላለን። ሁለትም ደግሞ እቁብ ራሱን የቻለ እቁብ አለ። ወይም ደግሞ ለምሳሌ እቁብ ስንል በአካባቢ የሚተዋወቁ ሰዎች የራሳቸው መተዳደሪያ ህግና ደንብ ያወጡና። በየሳምንቱ ሊሆን ይችላል በየወሩ ሊሆን ይችላል እንግዲህ እንደ የሰው አቅም ከአምስት መቶ ሊሆን ይችላል መደቡ ሺህ አስር ሺህ እያለ እስከ መቶ ሺህም ሊደርስ ይችላል እንደየሰው የኢኮኖሚ አቅም ይለያያል። ዝሮ ገንዘብን በዚያ መልኩ ይቆጥቡና ከዚያ በኋላ ሲደርሳቸው እጣቸው ሲደርሳቸው ማለት ነው። ያንን ብር ሊያወጡና እንግዲህ ለሚፈልጉት ስራ ስራ ያውሉታል ማለት ነው። እና ገንዘብ ትቆጥባለህ ወይ ለሚለው መልሱ ምንም ጥያቄ የለውም። በሁለቱ መንገዶችም ቢሆን እቆጥባለሁኝ። ገንዘብ የምትቆጥበው ለምንድነው? ተብሎ ቢጠየቅ ደግሞ እንግዲህ ነገን የተሻለ ኑሮ ለመኖር ማንም ሰው ዛሬ ከሚያገኘው ነገር ላይ ቀነስ እያደረገ ነገን የተሻለ የተሻለ ኑሮ ለመኖር የግዴታ ገንዘብ ይቆጥባል ማለት ነው። ነገ ሊታመም ይችላል ይሄ ሰው ነገ የሆነ ነገር ሊያስፈልገው ይችላል ነገ ልጆች ተጨማሪ ልጆች እያገኛ ይመጣሉ እነሱን

እሺ ይሄጽድምጽ የሚሰማችሁ በአለም ዙሪያ ላላችሁ ለሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የተከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁኝ የተጠየቅኩትን ጥያቄ በንባብ አስደምጥና ለጥያቄው የመልስ ትንታኔ የምሰጥ ይሆናል ማለት ነው። አሁን ወደ ጥያቄው? ሳንደል ትለብሳለህ ይላል እንግዲህ ሳንደል የሚል ቃል በእኛ በአማርኛ ቋንቋ ምንም አይነት ሳንደል የሚል ቃል የለም። ምናልባት ግን ሳንደል የሚለውን ሳንደል የነጠላ ጫማ ጋር በተያያዘ ከሆነ። ከዚያ ጋር አያይዤ መልስ መስጠት እችላለሁኝ መልሱ ምንድነው? እንደዛ ከሆነ። አዎ ነው። ምክንያቱም እቤት ውስጥ ስሆን ብዙ ጊዜ። ቀለል ያሉ ጫማዎችን ለብሼ እቤት ውስጥ እንቀሳቀሳለሁ ማለት ነው። በዚህ ምክንያት ሳንደልን የማለብስበት ሁኔታ የለምና። መልሴ ምን ይሆናል ማለት ነው። አዎ ሳንደል እለብሳለሁ የሚል ይሆናል ማለት ነው። መቼ ትለብሳለህ? እንግዲህ ይሄ ቤት በምሆንበት ጊዜ ማለት ነው። የት ትለብሳለህ? ሲባልም የቤት ቤት ለቤት ወይም ደግሞ ሰፈር ለሰፈር በምሆን ጊዜ እንግዲህ ሳንደልን እንደ አስፈላጊነቱ እለብሳለሁ ማለት ነው። ንጹህ አየር ለማግኘት በዚህ ልክ ሳንደል እለብሳለሁ ማለት ነው። በዚህ እንግዲህ ርዕሰ ጉዳይ ላይ ያለኝ አጠቃላይ ትንታኔ ይሄንን ይመስላል። ዳግም በተለያዩ ርዕሰ ጉዳዮች ላይ ተመልሼ እመጣለሁኝ። እስከዚያው ግን ሰላም ቸር ይግጠመን። ምሳ ሰዓት ደርሷል። በዚህ አጋጣሚ ቻው ወደ ምሳ

እሺ ይህ ድምጽ የሚሰማችሁ ባለም ዙሪያ ላላችሁ ለሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የተከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁኝ የተጠየኩትን ጥያቄ በንባብ አስደምጥና ለጥያቄው የመልስ ትንታኔ እሰጣለሁ ማለት ነው። አሁን ወደ ጥ ጥያቄው እሄዳለሁ በድን ቋንቋ ታምናለህ ይላል? እንግዲህ በድን ቋንቋ ሚባል ቃል እኔ እንግዲህ እንደ አማርኛ ቋንቋ ተናጋሪነቴ ምንም ማውቀው ቃል የለም በድን ቋንቋ የሚባል ነገር የለም። ም ምናልባት ግን በድን ቋንቋ በድንቅ ቋንቋ ታውቃለህ ወይም ደግሞ? አላምንም ትርጉም የለውም። እንደው ይቅርታ ይህንን ቃል በምንም ታመር ላስተካክለው አልቻልኩኝም። በድን ቋንቋ በድን በ በዝሮ ምናልባት እንግዲህ ይሄ ቋንቋ የተስተካከለ ስላልሆነ ባልፈው የተሻለ ነው ብዬ አምናለሁኝ። ይቅርታ ይደረግልኝ ይ በድን ሚባል ቃል ስለሌለ ምናልባት ግን በድን የሚለውን ብቻውን ብናየው በድን ማለት የማይሰማ ወይም የሞተ ወይም ደግሞ ግእ ግኡዝ ነገር ማለት ነው። ስለዚህ ምንድን ማለት ነው ሰው ተናጋሪ የሌለው ቋንቋ ለማለት ይሆናል። በድን ቋንቋ ታምናለህ የሚል ታምናለህ ሳይሆን ደግሞ በድን የሆነ ቋንቋ አለ ተብሎ ተ ብለህ ታምናለህ ተብሎ ቢስተካከል ወይ በዚህ መልክ ከሆነ። መርሲሊ ነው ጥያቄው የተስተካከለ ይሆናል። እንጂ ዝም ብሎ እንዲሁ በድን ቋንቋ ታምናለህ የሚባል እንደዚህ አይነት ቋንቋ እኔ ለራሴ ምንም እንደ የጥያቄው መንፈስ ራሱ ምን ለማለት እንደሆነ ስላልገባኝ ጥያቄውን በዚህ ልክ ሚስ አርጌዋለሁ ማለት ነው። ለማንኛውም ሰላም ቸር ይግጠመን እና ወደ ሚቀጥሉት የተለያዩ ርዕሰ ጉዳዮች ላይ በመምጣት። የራሴን ማብራሪያ እሰጣለሁ ማለት ነው። ታንኪው

እሺ ይሄ ድምጽ የሚሰማችሁ በአለም ዙሪያ ያላችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የተከበረና ጥልቅ የሆነ የሰላምታ ድምፄን እያስደመጥኩኝ የተጠየቅኩትን ጥያቄ ምንባብ አሰማና ለጥያቄው የመልስ ትንታኔ የምሰጥ ይሆናል ማለት ነው። አሁን ወደ ጥያቄው ጥያቄው ምንድነው? የሚለው ኮምፒውተር ይላል። እንግዲህ ኮምፒውተር የእንግሊዘኛ ስሙ ነው። እኛ ላፕቶፕም እንለዋለን እንግዲህ ኮምፒውተርም ሆነ ላፕቶፕ ችግር የለውም። በስም ደረጃ ያለ ስለሆነ መግባባት እንችላለን። እንግዲህ ኮምፒውተር ማለት ምን ማለት ነው? ስለ ኮምፒውተር ጠቀሜታ እንደዚሁም ደግሞ ስለ ኮምፒውተር አንዳንዴ የተለያዩ ርዕሰ ጉዳዮችን እያነሳሁኝ። በዚች አጭር በሆነች ደቂቃ ውስጥ የራሴን ማብራሪያ እሰጣለሁ ማለት ነው። እንዲሁ በጥሞና እንድትከታተሉኝ ከወዲሁ ግብዣዬ ነው ማለት ነው። ወደ እንግዲህ ወደ ማብራሪያው እንግዲህ እንደሚታወቀው ኮምፒውተር የተለያዩ የተለያዩ ጠቀሜታ ወይም አገልግሎት ያላቸው የውስጥ የሲስተም እና እንደዚሁም ደግሞ ሃርድዌር ወይም ደግሞ በእጅ የሚነካኩ የተለያዩ የኮምፒውተር ክፍሎች አሉ። ከዚህም በተጨማሪ ደግሞ የተለያዩ ሶፍትዌር ፓርቶች አሉት። እንግዲህ ከሃርድዌር የኮምፒውተር ፓርቶቹ ለምሳሌ ምን ምን አለ ኪቦርድ አለ እንደዚሁም ስክሪኑ አለ እንደዚሁም ደግሞ የተለያዩ የኮምፒውተር ፓርቶቹ ፓወር ማስነሻው አለ። ፓወር ማስነሻ በተኑ እንደዚሁም ማውዝ አለ ማውዝ ምናልባት ኤክስተርናል ማውዝ መጠቀም እንችላለን። እንደዚሁም ደግሞ ተቼብል የሆነ ፓርቱ አለ እዚህ ኮምፒውተሩ ፊት ለፊት ላይ ወይም ኪቦርዱ ፊት ለፊት ላይ። ዙሮ እነዚህ እነዚህ ሁሉ ምንድን ናቸው የኮምፒውተሩ ሃርድዌሮች ይሆናሉ። ሶፍትዌሮች ደግሞ የምንላቸው እንደ አጠቃላይ ሲስተሙ በኮምፒውተሩ ሜሞሪ ውስጥ ያሉ ጠቅላላ የኮምፒውተሩ ሲስተም ናቸው። እነዚህ ሁሉ እያንዳንዳቸው ራሳቸውን የቻለ አገልግሎት ወይም ጠቀሜታ የሚሰጡ ናቸው። በኮምፒውተር ተጠቅመን ስራዎችን ስንሰራ እንግዲህ እንደሚታወቀው ኮምፒውተር ማለት ደግሞ ምንድነው? እጅግ በጣም ውስብስብ የሆኑ ነገሮችን ባአጭር ጊዜ እና እንደዚሁም በፈጣን በፈጣን ሁኔታ ማለት ነው። ስራዎችን እንድንሰራ ስራችንን የሚያቃልል ትልቅ የሆነ የዘመኑ የቴክኖሎጂ ውጤት ነው ማለት ነው። ለምሳሌ እንደውም ማነው በጣም ጠንካራን ሰውና እጅግ በጣም በአስተሳሰቡ በቃ ኢንተለጀንት የሆነን ሰው ብሩህ የሆነን ሰው በአስተሳሰቡ ብሩህ የሆነን ሰው። አንዳንድ ሰዎች ሲያደንቁት ምን ይላሉ? እሱ እኮ ኮምፒውተር ነው ይላሉ። ያ ማለት ምን ማለት ነው? ኮምፒውተር ነው አሁን አበበ እኮ ኮምፒውተር ነው። ተብሎ ሲገለጽ ምንድነው? እጅግ በጣም ውስብስብ የሆኑ ነገሮችን በአጭር ጊዜ ውስጥ ሶልቭ በማድረግ ችግሮችን በመፍታት በኩል እሱን የሚወዳደረው ማንም አካል የለም በማለት ነው። እና ኮምፒውተርም እንግዲህ ምናልባት ዘጋርቤጅ ኢንፑት ዘጋርቤጅ አውትፑት የሚባል ነገር አለ። በትክክል ትእዛዝ ከሰጠነው ኮምፒውተር የትኛውንም አይነት ስራ በአጭር ጊዜ ውስጥ ፕሮሰስ አድርጎ ውጤት ያሳየናል። ለምሳሌ ከኮምፒውተር ጠቀሜታዎች ውስጥ ለምሳሌ ካልኩሌሽን ሊሆን ይችላል። የትኛውንም አይነት ካልኩሌሽን ፎርሙላዎችን በትክክል ፕሮግራምድ አድርገን ካዘዝን በኋላ ካልኩሌስ ስንለው ኢሚዲየትሊ ዊዝን ማይክሮ ሰከንድ ትክክለኛ ውጤቱን ቁጭ ያደርግልናል ማለት ነው። ስለዚህ በዚህ መልኩ ኮምፒውተር እጅግ በጣም ከባድ የሆኑ በሰው አእምሮ ሊሰሩ የማይችሉ እንደነዚህ አይነቱ ስብስብ ስራዎችን በአጭር ጊዜ ውስጥ ሰርቶ በማሳየት ትልቅ የሆነ ወይም ደግሞ ትልቅ ሚና ይጫወታል ማለት ነው። እንደዚሁም ደግሞ የተለያዩ ፕሮግራሞችን ለምሳሌ አሁን እኔ መምህር ነኝ። መምህር ሆኜ ተማሪዎችን እንግዲህ ለምሳሌ አሁን አሁን ያው እንግዲህ በትምህርት ደረጃ ተማሪ የትምህርት ፍላጎቱ እየቀነሰ መጣ እንጂ። እንደው በፊት ከዛሬ አስር አመት ምናምን በፊት ተማሪዎቹ እጅግ በጣም ወደ ቴክኖሎጂ ትምህርት ክፍል የሚገቡ ተማሪዎች እጅግ በጣም በርካታ ነበሩ። እና በዚያን ሰዓት እስከ ስምንት ክላስ ድረስ በሴሚስተር እይዝ ነበረ። ስለዚህ እነዚያን ሁሉ ተማሪዎች እንግዲህ አሰስመንት ሰጥቼ ፋይናል ፈትኜ የዚያን ሁሉ በክላስ ለምሳሌ እስከ ሰማንያ እስከ ሰባ አምስት የሚደርስ የተማሪ ቁጥር ነው ያለን። የዚያን ሁሉ ተማሪ ውጤት ምንድነው? በመጀመሪያ ደረጃ ኤክሴል ላይ አስቀምጣለሁኝ። ከዚያ በኋላ እዚያ ኤክሴል ኤክሴል ላይ አስቀምጥና እንግዲህ ተማሪዎችን በሰጠኋቸው የመመዘኛ ብቃት የብቃት መመዘኛ ፈተናዎች መሰረት። ያንን እንደመለሱት መልሳቸው መሰረት አርምና የራሴን የውጤት ክብደት እሰጣለሁ። ያንን ያንን ኤክስኤል ላይ አስቀምጬ ግሬድ ስሰራ የዚያን ሁሉ ስንት አመጣ ምናምን እያልኩ እራሴ ግሬድ አልሰራም ለምን? አንዴ ፕሮግራም አዝዝ እና በኮምፒውተር በዚያ ድራግ ሳደርገው ቀጥታ የተማሪዎችን ውጤት ከነ ግሬዳቸው ቁጭ ያደርግልኛል። ስለዚህ ዊዝን ሾርት ፔሬድ ኦፍ ታይም ማለት ነው። በአጭር ጊዜ ውስጥ የተለያዩ እንደዚህ ኮምፕሌክስ የሆኑ ስራዎችን ኮምፒውተርን ተጠቅመን ስራን ማቃለል

እሺ ይህ ድምጽ የሚሰማችሁ በአለም ዙሪያ ላላችሁ ለሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የተከበረ ሰላምታዬን እያቀረብኩኝ የተጠየኩትን ጥያቄ በንባብ አስደምጥና ለጥያቄው የመልስ ትንታኔ የምሰጥ ይሆናል ማለት ነው። አሁን ወደ ጥያቄው ማቅናት እንችላለን። ጥያቄው ምንድነው የሚለው ኋላ ይላል። እንግዲህ ኋላ የሚለው ቃል ነው እንግዲህ ይሄ ቃል ምንድነው? ፊት የሚለው ቃል ተቃራኒ ይሆናል ማለት ነው። ኋላ ስንል በስተጀርባ ያለን ነገር ያመለክታል። ወይም ደግሞ የስራ ቅደም ተከተልንም ያመለክታል። ለምሳሌ ከዚህ ስራ በኋላ ወይም ደግሞ ከምሳ በኋላ ልንል እንችላለን ከራት በኋላ። እንግዲህ በፊት የሚለው ቃል ተቃራኒ ይሆናል ማለት ነው። ለምሳሌ የቅደም ተከተልን ያመለክታል ማለት ነው። ስለዚህ ኋላ የሚለውን ቃል በዚህ ልክ ትርጓሜውን ካወቅን እንግዲህ በኋላ የሚለውን ቃል እንግዲህ እያወራን እየተነጋገርን ወይም ማብራሪያ እየሰጠሁ ያለሁኝ በአማርኛ ቋንቋ ነው። እና ኋላ የሚለውን ቃል የተለያዩ አርፍተነገሮችን እየሰራሁኝ ምን አይነት አገልግሎት ምን አይነት በአማርኛ ቋንቋ ምን አይነት ትርጉም ይዞ ይመጣል ትርጉሙንም እንደዚሁም ደግሞ በአረፍተ ነገር ውስጥ ሲገባ። ምን አይነት መዋቅር ነው ማለት ከጠቀሜታው አንፃር ምን አይነት ጠቀሜታ ነው ያለው የሚለውን? እንደዚሁ በተለያዩ አረፍተ ነገሮች እያስገባሁ ለዚያ ትንታኔ የምሰጥ ይሆናል ማለት ነው። ለምሳሌ አበበ ምሳህን ከበላህ በኋላ ይላል ነው ምሳህን ከምሳህ በኋላ ልልም እችላለሁኝ ከምሳ በኋላ። ወደ ስራ ቦታህ እንድታቀና ብዬ አረፍተ ነገር ልመሰርት እችላለሁኝ ስለዚህ ምንድነው በዚህ አረፍተ ነገር ምሳውን ከበላ በኋላ ከምሳ በኋላ ያለውን ጊዜ እስራ ቦታ ሄዶ ጊዜውን ማሳለፍ እንዳለበት ትእዛዛዊ አረፍተ ነገር እየሰጠሁት ነው ማለት ነው። እና በዚህ መሰረት እንግዲህ ምንድነው ምሳህን ከበላህ በኋላ ምን ወደ ስራ ቦታ ሂድ ነው አይደለ? ስለዚህ የስራ ቦታህን አክብር ወይም ደግሞ ወደ ስራ ቦታህ ስራ ቦታህ ተገኝ የማለት ስለሆነ ምንነው? በጣም ኢምፋሳይዝ አድርጎ ወይም ደግሞ አጉልቶ የሚያሳይ ማለት ነው። ግሱን ማለት ነው ስለዚህ በስራ ቦታ ላይ ተገኝ የሚለውን ግስ ስለሆነ። ተውሳከ ግስ ወይም ደግሞ ግስን የሚያጎላ ቃል ሆኖ ይገኛል ማለት ነው። እና በመጀመሪያ ደረጃ ምንድነው? የስራ ቀደም ተከተልን የሚያሳይ ነው ከዚያም ደግሞ በአረፍተ ነገር ውስጥ ሲገባ። ግስን የሚ አጉልቶ የሚያሳይ ወይም ስለ ግስ የሚያብራራ ስለሆነ ተውሳከ ግስ እንለዋለን ወይም ደግሞ ተጨማሪ ግስን የሚያብራራ ስለሆነ የግስ ገላጭም ልንለው እንችላለን ማለት ነው። ወይም በሌላ አገላለጽ ደግሞ ኋላ የሚለውን? ምን ልንል እንችላለን? ይሄንን በለ የተለየ አረፍተ ነገር ስናስገባው። ከበሬው ኋላ ከበሬው በኋላ ምን እ ጅራት አለ የ ከበሬው ከበስተኋላ ጅራት አለው በሬው ከበስተኋላው ጅራት አለው ብዬ ብል። ያ ጅራት የሚባለው የበሬው የሰውነት ክፍሉ በኋላ በቂጡ በኩል እንዳለ ወይም ደግሞ ከፊት ለፊቱ ሳይሆን ከበስተ ጀርባው ላይ እንዳለ ያመለክታል ማለት ነው። እና ይሄም ፖዚሽን ማለት አንድ ነገር ከየት ወዴት ፖዚሽንን የሚያመላክት ቃል ስለሆነ። ዙሮ ዙሮ ይሄ በየትኛውም አረፍተ ነገር ሲገባ ተውሳካ ግስ እየሆነ ወይም ደግሞ የግስ ገላጭ እየሆነ ይመጣል ማለት ነው። ምን ደግሞ ይሄንን አሁን እንደው የተለዩ ስነ ቃላት አሉ። ምን የሚል ስነ ቃል አለ መሰላችሁ? ታገኙለት ትንሽ ቆረስ የኋላ ኋላ ባለ ሰንጋ ፈረስ ይባላል። አሁን ይሄ ስነ ቃል ምንድነው? የቁጠባን ጠቀሜታ በጣም አጉልቶ የሚያሳይ ነው። ዞሮ በዚህ አረፍተ ነገር ውስጥ አሁን ስለ ቁጠባ ለማብራራት ሳይሆን በዚህ አረፍተ ነገር ውስጥ ራሱ ታገኙለት ትንሽ ቆረስ የኋላ ኋላ ባለሰንጋ ፈረስ ይላል። ምንድነው ባለሰንጋ ፈረስ የመሆን ሰንጋ ፈረስ ሲባል እንግዲህ ትልቅ ነገር ነው ማለት ነው። ትንሽ ቆረስ አድርገን ሁል ጊዜ ትንንሽ ነገር ብናስቀምጥ ብንቆጥብ የኋላ ኋላ ግን ትልቅ ነገር ላይ አቺቭ እንደምናል ትልቅ ነገር እንደማሟላት እንደምንችል የሚገልጽ ስለሆነ። ባለሰንጋ ፈረስ ባለቤት መሆናችንን የሚገልጽ ስለሆነ አሁንም ግሱን ነው አጉልቶ የሚያሳይ እና በዚህም ህግ ቢሆን ኋላ የሚለው ቃል ምንድነው ተውሳከ ግስ እየሆነ ይገባል ማለት ነው። እንግዲህ የተሰጠኝ ደቂቃ እያለቀ እና ማስጠንቀቂያ እየተሰጠኝ ስለሆነ በዚህ ርዕሰ ጉዳይ ላይ ያለኝ አጠቃላይ ትንታኔ ይሄንን ይመስላል ማለት ነው። ዳግም በተለያዩ ርዕሰ ጉዳዮች እንግዲህ እየመጣሁ ማብራሪያ እሰጣለሁ ማለት ነው። እስከዚያው ቸር ይግጠመን ሰላም ሁኑ በማለት እሰናበታለሁ ቻው ሰላም ሁኑ።

እሺ ድምጽ የሚሰማችሁ በለም ዙሪያ ያላችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የተከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁኝ እንግዲህ የተጠየቁትን ጥያቄ በንባብ አስደምጥና እንደ ጥያቄው የመልስ ትንታኔ የምሰጥ ይሆናል ማለት ነው። አሁን ወደ ጥያቄው ጥያቄው ምንድነው የሚለው ፈጣን ይላል? እንግዲህ ፈጣን የሚለው ቃል በመጀመሪያ ደረጃ ፈጣን ማለት በእንቅስቃሴው ወይም ደግሞ በንቃተ ህሊናው እጅግ በጣም ከየትኛውም ቀድሞ መረዳት መቻል ማለት ነው። ወይም አሁን ለምሳሌ አበበ እኮ እጅግ በጣም ሲበዛ ፈጣን ነው ብዬ ብናገር ቶሎ ነገሮችን የመረዳት አቅሙ እጅግ በጣም ከፍተኛ ነው። ነገሮችን በቀላሉ ይረዳል ነገሮችን በቀላሉ ምንም አይነት እንደው ትንታኔ ሳያስፈልገው ገና በመጀመሪያ እንደተነገረው ነገሮቹን በጥልቀት መርምሮ የማወቅ ብቃቱ ወይም ችሎታው እጅግ በጣም ትልቅ ነው ከሌሎቹ በተለየ ሁኔታ ማለት ነው። ስለዚህ ወይም ደግሞ እንግዲህ ፈጣን የሚለውን አንደኛ ቅልጥፍናን የሚያመለክት ነው። ለምሳሌ አበበ እኮ በሩጫ እጅግ በጣም እንደሱ የሚሆን ማንም የለም በጣም ፈጣን ነው። ብልህ እንግዲህ በሩጫው ማን የሚስተካከለው አካል እንደሌለ ማለትም እሱ መሪ እንደሆነ ፈጣን እንደሆነ በጣም በፍጥነት በአጭር ጊዜ ውስጥ ረጅም ርቀት መሮጥ የሚችል መሆኑን ለማጠየቅ የገባህ የምንጠቀምበት ቃል ይሆናል ማለት ነው። ወይም ለምሳሌ እንግዲህ በሌላ አረፍተ ነገር ደግሞ ብናየው ለምሳሌ ፈጣን ከሚባሉ የትራንስፖርት አይነቶች አውሮፕላን አንዱ ነው። ብል ከተለያዩ የትራንስፖርት አይነቶች እጅግ በጣም ፈጣኑ አውሮፕላን ነው ብዬ ብል ትክክል ነው። ምክንያቱም እንግዲህ የትራንስፖርት አይነቶች የመሬት ትራንስፖርት አለ በውሃ በውሃ አካል ላይ የምናደርገው ጉዞ የትራንስፖርት አይነት የትራንስፖርት አይነት አለ እንደዚሁም ደግሞ በአየር ላይ ተንሳፎ ትራንስፖርት አገልግሎት የሚሰጠው ደግሞ አውሮፕላን አለ ማለት ነው። ስለዚህ እነዚህ ሁሉ በአንድ ላይ ግን ምንድን ናቸው ሁሉም የትራንስፖርት አገልግሎት ነው የሚሰጡን እና። ምናልባት እንግዲህ የውሃማ የትራንስፖርት አይነት እና የውሃማ አካላት የትራንስፖርት አገልግሎት እንደዚሁም ደግሞ የየብስ ማለትም የምድር ላይ የደረቅ መሬት ላይ የትራንስፖርት አገልግሎት የሚሰጡ ተሽከርካሪ ማሽኖች ማለት ተብሎ እንደዚሁም ደግሞ በሶስተኛ ደረጃ ደግሞ የአየር የትራንስፖርት አይነቶች ብለን በሶስት ደረጃ ልንከፍላቸው እንችል ይሆናል። ዞሮ ዞሮ ግን እንደ አጠቃላይ ሁሉም ትራንስፖርት አገልግሎት ስለሚሰጡ ከሁሉም የትራንስፖርት አይነቶች በእጅግ በጣም ፈጣኑ የአየር ትራንስፖርት ነው ብንል በቃ ምንም ጥያቄ የለውም ይሄ መልስ እውነት ይሆንና እሱም ትክክል ነው። ማለት ምክንያቱም የአየር ትራንስፖርት እንግዲህ ከሁሉም የትራንስፖርት አይነቶች እጅግ በጣም ፈጣኑ ስለሆነ ማለት ነው። እና ፈጣን የሚለውን ቃል እንግዲህ እንደምናየው አንድን ነገር በአጭር ጊዜ ውስጥ መጨረስ መቻል ማለት ነው። አንድን የተሰጠን እርእሰ ጉዳይ ስራ አሁን አውሮፕላኑ ጉዞ እንግዲህ ትራንስፖርት ስንል ጉዞ ነው በዚያ ውስጥ ምንድን አለ ርቀትን በአጭር ጊዜ ውስጥ ተጉዞ መጨረስ የሚለው ስራ ነው ይሄ ስራ ነው አንድ ራሱን የቻለ ስራ ነው። ስለዚህ ይሄንን ስራ በአጭር ጊዜ ውስጥ የሚፈጽመው አውሮፕላን ብቻ ነው ማለት ነው። እና ለምሳሌ በዚህ ልክ ነው ፈጣን የሚለውን ስንተረጉም አንድን ስራ በአጭር ጊዜ ውስጥ ከውኖ ወይም ደግሞ ተግብሮ ወይም ፈጽሞ መገኘት መቻል ወይም ደግሞ አንድን ስራ በአጭር ጊዜ ውስጥ የመፈጸም ብቃት ወይም ችሎታ ማለት ነው። ለምሳሌ ማነው ከእኛ ከኢትዮጵያ ለምሳሌ አበበ ቢቂላ ወይም ደግሞ ሃይሌ ገብረስላሴ እንግዲህ በረጅም ርቀት ሩጫ እጅግ በጣም ሪከርዱን የሰበሩ ናቸው። በአለም ደረጃ እንግዲህ እንደነሱ እስካሁን የለም። ስለዚህ እነዚህን ስዎች በርቀት ሩጫ እኮ እንደነ አበበ ወይም ደግሞ እንደአበበ ቢቂላ ወይም ደግሞ እንደ ሃይሌ ገብረስላሴ ማንም የለም ብዬ ብናገር እንግዲህ ምንድነው ረጅም የሆነን ርቀት በአጭር ጊዜ ውስጥ በፍጥነት መጨረሳቸውን ወይም ደግሞ በአጭር ጊዜ ውስጥ በጣም በፍጥነት ሩጠው ያንን ስራ መጨረስ መቻላቸውን የሚገልጽ አረፍተ ነገር ነው ማለት ነው። ስለዚህ ፈጣን የሚለው የስም ማነው የማነው የግስ ገላጭ ሆኖ ይመጣል ማለት ነው። እንግዲህ እየተወያየን ወይም ደግሞ ትንታኔ እየሰጠሁ ያለሁኝ በአማርኛ ቋንቋ ህግ ስርዓት መሰረት ስለሆነ። ቃሉን ራሱ የተሰጠኝ አረፍተ ነገር ሳይሆን ቃል ስለሆነ ይሄንን ቃል በአረፍተ ነገር ውስጥ ምን አይነት ትርጉም ይዞ ይመጣል ሲባል የግስ ገላጭ ሆኖ ስለሚመጣ ተውሳከግስ እንለዋለን ማለት ነው። እንግዲህ እንግዲህ ደቂቃዬ የተሰጠኝ ለዚህ ትንታኔ የተሰጠኝ ደቂቃ እያለቀ እና ማስጠንቀቂያ እየተሰጠኝ ስለሆነ ወደ ቀጣዩ ርዕሰ ጉዳዬ። በመሄድ በዚህ ያለኝን ሀሳብ በዚህ እጨርሳለሁኝ። እንግዲህ ዳግም በተለያዩ ርዕሰ ጉዳዮች እመጣለሁ። ሰላም ቸር ይገጠመን።

እሺ ድምጽ የሚሰማችሁ በአለም ዙሪያ ያላችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የተከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁኝ የተጠየኩትን ጥያቄ በንባብ አስደምጥና ለጥያቄው የመልስ ትንታኔ እሰጣለሁ ማለት ነው። አሁን ወደ ጥያቄው። ጥያቄው ምን ይላል ''ማየት'' ይላል፤ እንግዲህ ማየት ማለት ምን ማለት ነው? ስንል አየ፣ ተመለከተ የሚል ትርጉም ይዞ ይመጣል፤ አየ ተመለከተ። ተመለከተ ማለት በአይን የሆነን ነገር ስለ ቀለሙ ወይም ደግሞ ስለ ተክለ ቁመናው ወይም ደግሞ ስለ ውፍረቱ፣ ስለ ቅጥነቱ፣ ስለ እርዝማኔው ወይም ደግሞ ስለ ቀለም አይነቱ፤ ወይም ስለ አለባበሱ፤ ወይም ደግሞ እንግዲህ ስለ ሁሉ ስለ ሁለንተናዊ የቁሱ ወይም ደግሞ ሰውም ሊሆን ይችላል ወይም ቁስ አካል ሊሆን ይችላል ስለዚህ ያ ነገር በአይናችን አይተን፣ ተመልክተን መለየት መቻልን የሚያጠይቅ ቃል ነው። አየት አየ፣ ተመለከተ የሚለው ከሚለው ቃል ማየት የሚለውን ወይም ደግሞ መመልከት የሚለውን ትርጉም ይዞ ይመጣል ማለት ነው እንግዲህ በአማርኛ። ቋንቋ መግባቢያ መሰረት አየ፣ ተመለከተ፤ ማየት፣ መመልከት የሚል ትርጉም ይዞ ይመጣል ማለት ነው። ስለዚህ ምንድነው ማየት የሚለውን እንግዲህ ብዙ ሰዎች የነገሮቹን ቀለም በማየት መለየት ይችላሉ ማለት ነው። ስለዚህ ''ማየት ማመን ነው'' ይላል ለምሳሌ እንግዲህ አንድ እንግዲህ እያወራን ያለን የአማርኛ ቋንቋ ነው እና ማየት የሚለውን ቃል ተጠቅሜ ለምሳሌ የአረፍተ ነገር ስሰራ፤ አንድ ነገር ስለ አንድ ነገር አወራ እናገር እናገርና ማብራሪያ ሰጥና ከዚያ በኋላ ምናልባት ሀሳቡን የማይረዱ ከሆነ፤ ያንን ርዕሰ ጉዳይ ወይም ያንን ሀሳብ ማለት ነው እነዚያ ይህንን ትምህርት የሚቀበሉ ወይም ደግሞ ትምህርቱን እየተከታተሉ ያሉ ሰዎች ወይም ገለጻውን እየተከታተሉ ያሉ ሰዎች በቀላሉ የማይረዱኝ ከሆነ ያንን የተናገርኩትን ነገር በአይናቸው እንዲያዩ በማድረግ በጣም አመኔታ ወይም ደግሞ በማይረሳ ሁኔታ ተቀብለው እንዳይረሳቸው ለማሳመን ያክል ማለት ነው ማየት ማመን ነው ብዬ እናገራለሁ ማለት ነው። ያ ማለት ወይም ማየት ማመን ነውና ይህንን የተናገርኩትን ነገር በተግባር አምጥቼ አሳያችኋለሁ ብዬ ያንን አሳይና በዚህ ጊዜ ምንድነው እነሱ በአይናቸው የተናገርኩትን ነገር በአይናቸው ሲተገብር ወይም ደግሞ ሲከወን ሲያዩት ፍጹም በቃ ከምንም በላይ ከአእምሯቸው የማይረሳና በቃ አእምሮአቸው ውስጥ ጠልቆ የሚቀር ሀሳብ ይሆናል ማለት ነው። እናም እንግዲህ ማየት ደግሞ ምንድነው ሚባለው ከማ ''ከዓይኔ ጆሮዬን አላምንም'' ይባላል። ከአይኔ ጆሮዬን አላምንም ማለት ምንድነው? ከማየቴ ከማየቴ በላይ ሰው ቢነግረኝ እንዴት ላምን እችላለሁ ማለት ነው። ምክንያቱም ማየት ቀጥታ በራሴ ያየሁት ነገር ስለሆነ ማንም ምን ቢለኝ ከዓይኔ በለይ ማስለጃ ሊቀርብልኝ አይችልም ማለት ነው። በአይኔ በአይኔ ያየሁትን ማስረጃ ሰው በተለያየ ሁኔታ ቢወተውተኝ ከዚያ ከአይኔ የበለጠ ማስረጃ ስለሌለኝ ማለት ነው። ያ ማለትም ማየት እጅግ በጣም ስለአንድ ነገር በአይናችን ያየነው ነገር የመጀመሪያ ዋና ማስረጃ ሆኖ ስለሚመጣ ማለት ነው። ነገር ግን ዝም ብሎ በወሬ ደረጃ የሚናገረን ነገር በዚህ ልክ አሳማኝ ሊሆን ስለማይችል ማለት ነው ስለዚህ ማየት ማለት ስለአንድ ነገር መረዳት መቻል በቃ ስለ ስፋቱ፣ ስለ ጥበቱ፣ ስለ እርዝመቱ፣ ስለ ውፍረቱ፣ ስለ ቀለም አይነቱ ስለ እያንዳንዱ አይደንቲቲው ወይም ደግሞ ባህሪው በአይናችን በመመልከት ስለዚያ ነገር መተንተን መቻል ማለት ነው። ለምሳሌ ማየት የማይችሉ ደግሞ አንዳንድ ሰዎች አሉ እነዚህ ምንድን ናቸው ማየት የተሳናቸው ማለት ነው። እነዚህ ሰዎች እንግዲህ ምንድነው አንድን ነገር መመልከት ስለማይችሉ ስለ ቀለሙ፤ ቀለሙ ምን እንደሚመስል ወይም ደግሞ እርዝመቱን እርዝመቱንስ እንዳያሰው ራሱ ሊያውቁት ይችላሉ ቀለሙ ምን እንደሚመስል ግን በፍጹም ማወቅ አይችሉም ለምን ማየት ስለማይችሉ ማለት ነው። እንግዲህ በዚህ ርዕሰ ጉዳይ ላይ የተሰጠኝን ትንታኔ በዚሁ እየጨረስኩኝ በሚቀጥሉት ርዕሰ ጉዳዮች ዳግም መጥቼ ማብራሪያና ትንታኔ እስከምሰጥ ሰላም ቸር ይገጠመን በማለት በዚሁ ሀሳቤን እቋጫለሁ ማለት ነው። እንግዲህ ሰላም ቸር ይግጠመን በማለት ሀሳቤን ጨርሻለሁኝ ቻው።

እሺ ድምፄ የሚሰማችሁ በአለም ዙሪያ ያላቸው የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የተከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁኝ። የተጠየኩትን ጥያቄ እንግዲህ በንባብ አስደምጥና ለጥያቄው ተገቢ የሆነ ትንታኔ እሰጣለሁ ማለት ነው ጥያቄው ምን ይላል? ኦክቶበር ይላል እንግዲህ ኦክቶበር የሚል በአማርኛ ቋንቋ ምንም አይነት ቃል የለም። ነገር ግን ምንድነው? ኦክቶበር የሚለውን ወሩን ማለት ነው በፈረንጆች ኦክቶበር የሚባለውን ወር ከመስከረም ቀጥሎ ማለትም ከሴፕቴምበር ቀጥበው ያለውን ጥቅምት የምንለውን እኛ ለጥቅምት እንግዲህ በጥቅምት በአማርኛው ነው ኦክቶበር በእንግሊዝኛው ነው። ያንን ቃል ቀጥታ በማምጣት ነው ጥያቄው ይሄ ጥያቄ ያቀረበልኝ ማለት ነው። ስለዚህ ኦክቶበር ስለሚለው ቃል የተወሰኑ ማብራሪያዎችን እንሰጣለን ማለት ነው። ኦክቶበር ማለት እንደሚታወቀው እንግዲህ በእኛ ተመጣ ተመሳሳይ ፍቺው ትርጓሜው ምንድነው ጥቅምት የሚል ቃል ነው። ያለን በእነሱ ኦክቶበር አስረኛው ወር ነው። በእኛ ደግሞ ኦክቶበር ማለት ሁለተኛው ወር ነው ማለትም አዲስ ዘመን የምንጀምረው መስከረም ላይ ነው። እነሱ ግን አዲስ አመት ብለው የሚጀምሩ ጥር ላይ ስለሆነ። ይኸው እንደዚሁ አስረኛ ወር ይሆናል ለነሱ ማለት ነው ለእኛ ግን ሁለተኛ ወራችን ይሆናል ማለት ነው። እናም እንግዲህ ኦክቶበር እንደየ አካባቢው የሚለያይ እንደየ አካባቢው ጂኦግራፊካል ሎኬሽን የሚለያይ ቢሆንም በእኛ አካባቢ ላይ እንግዲህ ኦክቶበር እጅግ በጣም ደስ የሚል ወቅት ነው። እጅግ በጣም ደስ የሚል ወር ነው ማለትም ሜዳ ብንወጣ ሜዳው ሁሉ የተዘራ ማንኛውም አይነት ሰብል ፍሬ ላይ ፍሬ አብርቶ የምናይበት ነው። እንደዚሁም መሬት ደግሞ በአረንጓዴ ቀለም ተሸፍና ደስ የሚል ገጽታዋን ለሰው ልጅ የምታሳይበት ወቅት ነው። ከዚህም በተጨማሪ ደግሞ ኦክቶበር ማለትም ጥቅምት ማለት ነው። እዚህ ወር ላይ እጅግ በጣም ምቹ የሆነ የአየር ፀባይ ነው ያለው። ተመጣጣኝ የሆነ ዝናብ ተመጣጣኝ የሆነ ሙቀት ነው ያለው። በዚህ ምክንያት እንደው እንደ ሀገራችን እንደ ኢትዮጵያ በጣም ደስ የሚለው ወር ከአሥራ ሁለት ወሮች መስከረም ጥቅምትን እና እንደዚሁም ሰኔና ግንቦት ናቸው በዋናነት ግን ጥቅምት በቃ ደስ የሚል ወቅት ነው። እንደውም ከጥቅምት ጋራ ኦክቶበር የሚለውና ጥቅምት የሚለው እንግዲህ በመጀመሪያ ደረጃ አንድ አይነት ስለሆነ እንግሊዝኛውና አማርኛው ነው። በዚያ ልክ ስለምትረዱኝ ኦክቶበርም አልኩኝ ጥቅምትም አልኩኝ አንድ ስለሆነ በዚህ ልክ ትረዱኛላችሁ ብዬ አምናለሁኝ። ስለዚህ ጥቅምት በሚለው ቃል ላይ ወይም ኦክቶበር በሚለው የፈረንጆች ቃል ላይ እኛ አካባቢ እንግዲህ ምን ያህል ወቅቱ እጅግ በጣም ደስ የሚል እንደሆነ ለመግለጽ ምን አይነት ስነ ቃላት ይጠቀማል። የኛ አካባቢ ማህበረሰብ በጥቅምት አንድ አጥንት ይላል ያ ማለት ጥቅምት እንግዲህ እጅግ በጣም ደስ የሚል ወቅት ከመሆኑ አንፃር የሰው ልጅ ሁሉ በስራ ሲማቀቅ ይከርምና ማለትም እጅግ በጣም ክረምቱ ከባድ ከመሆኑ አንፃር እጅግ በጣም እንግዲህ እንደሰለጠኑት። አለሞች ስራዎችን በማሽን እየተደገፈ የለም። የኛ ማህበረሰብ የሚሰራው ሁሉን ነገር በጉልበቱ ሆኖ የሚሰራው እና በጣም ደክሞ በቃ አንድም በጣም ተዳክሞ ነው የሚከርመው። ሁለቱም ደግሞ እንግዲህ እንደሚታወቀው የኛ አካባቢ ኑሮ ከእጅ ወዳፍ ነው በቃ የገቢ ምንጫችን ከእጅ ወዳፍ ነው። እና በዚህ ሰዓት ምንድነው? በቃ ክረምት ማለት ሁሉም እቤት ውስጥ ያለው እህል የሚያልቅበት እንደዚሁም ደግሞ ውጭ ላይ ያለው የተዘረው ደግሞ የማይደርስበት ነው። ክረምት እና ጥቅምት ላይ ግን እንደዚህ እሸት ሁሉ አሽቶ ለምግብነት የሚደርስበት ነው። እና የሰው ልጅ እንግዲህ በተለየ ሁኔታ ተነስቶ ተዚያ ተድካሙ የሚያገግምበት ወቅት ነው ማለት ነው። እና በጥቅምት በጥቅምት አንድ አጥምት ማለት በቃ ጥቅምት ላይ ማንም ሰው ቢሆን እንደው በቃ በሬ አርዶ እላማ አርዶ ለአምስትም ይሁን ለስድስት ለአስርም ይሁን እንግዲህ እንደአስፈላጊነቱ ለስምንት ስጋ መብላት መቻል አለበት በጣም በስራ ሲዋትት ሲሰቃይ የቀረመ ህብረተሰብ ነውና ጥቅምት ላይ ግን ስጋ ማግኘት አለበት የስጋ ምግብ መጠቀም መቻል አለበት። ቀኑም ጊዜውም እንግዲህ የመከራው ጊዜው ሁሉ አልፏል። ከዚህ በኋላ በቃ ኑሯችን ምርት ስለሚደርስ ችግር አይመጣም። የሚለውን ስነ ቃል ለማጠየቅ ወይም ደግሞ ይህንን የኑሮ ደስ የሚል ኑሮ መጀመራችንን ለማጠየቅ የሚያመለክት ስነ ቃል ነው። እና እንግዲህ ጠቅለል ስናደርገው ኦክቶበር ወይም ጥቅምት ማለት ነው። በእኛ እጅግ በጣም ደስ የሚለው ከሁሉም የአሥራ ሁለት ወሮች ውስጥ እንደ መስከረም እና እንደ ጥቅምት ደስ የሚል ወቅት የለም። ምክንያቱም ውጭ ስንወጣም መሬት እንደ አጠቃላይ በአበባዎቿ በተለያዩ የእጽዋት አበባዎች ፍንትው ብላ የምትታይበት እንደዚሁም የተለያዩ ሰዎች ደግሞ ፍሪ አፍርተው የሚታዩበት ወቅት በመሆኑ እጅግ በጣም ደስ ይላል። ጥያቄው እያመሰ